ማታ በምን ሰዓት ትመገባለህ? ማታ የምመገበው ሰዓት ከምሽቱ አስራ ሁለት ሰዓት እስከ ሶስት ሰዓት ባለው ውስጥ እመገባለሁ። በዚህ ውስጥ ባለው ሰዓት አስራ ሁለት ተኩል እንደዛ አካባቢ እመገባለሁ። እንደ በአጠቃላይ አስራ ሁለት ሰዓት እስከ ሶስት ሰዓት ባለው ሰዓት እመገባለሁ። አዎ አሜን።